ከደንበኞች ጋር ትሰራለህ? አዎ ከደንበኞች ጋር እሰራለሁ። ከደንበኛ ጋር መስራት በጣም አስፈላጊ ነው። ምክንያቱም ደንበኞች ከሌሉ የእኛ ስራ ውጤታማ አይሆንም። ደንበኞች ከሌሉ የምንሰራቸው ስራዎች በሙሉ ለምሳሌ ሻጭ የምንሆን ከሆነ ገዥ የለም። ሌላ ሌላ ስራዎችን የምንሰራ ከሆነ የግድ ደንበኞች ለእኛ የመጀመሪያ አጋሮች ናቸው። ስለዚህ ደንበኞችን ማክበር አለብን። እኛ ሀገር አንድ አባባል አለ። እሱ ምንድነው ደንበኛ ንጉስ ነው የሚባል አባባል አለ። ከስተመር ኢዝ ኪንግ ማለት ነው። እና ደንበኛ እንደ ንጉስ መያዝ ካልቻልን ሌላ ክሊያንት ሌላ ባለሀብት ሊቀማን ይችላል ማለት ነው። ስለዚህ ደንበኞች ከዚህ ከኛ ውጭ እንዳይሄዱ ደንበኞችን በአግባቡ መያዝ አለብን። ከደንበኞች ጋር መስራት መቻል አለብን። ደንበኛ ደንበኛ ጋር መስራት ማለት በርግጥ የተለያዩ ነገሮችን ደንበኞች ጋር በመግባባት መለዋወጥ መቻል ለምሳሌ እኛ ስኳር የምንሸጥለት ከሆነ እሱ ቂቤ እንዲሸጥልን እሱንም እየጠቀምነው ነው ማለት ነው። ገዢ እኛ ሻጭ ብቻ ሳይሆን ገዢም ከእሱም ገዢ እንድንሆንና ሙቸዋል ቤኒፊት ወይም የጋራ አዋጭ ነው ማለት ነው። ደንበኞቹ ሌላ ሌላ እንዳያዩ ወደ ሌላ አቅጣጫ እንዳያማትሩ ስለሚያግዘን ከደንበኞች ጋር መስራት ለኛም ለደንበኛም አዋጪ የሆነ የአሰራር ሂደት ነው። አመሰግናለሁ።

ስልጠና ትወስዳለህ አዎ ስልጠና መውሰድ በጣም እወዳለሁ። እወስዳለሁም ስልጠና እንግዲህ አንድን ሰው ከቴክኖሎጂ ጋር ከዘመናዊነት ጋር አብረን እንድንሄድ የሚያግዘን በተለይ አጫጭር ስልጠናዎች በጣም ወሳኝ ናቸው። ሙያችንን እንድናሳድግ ያግዘናል እውቀታች እስኪላችን? ምንድነው የሚባለው ስኪላችን እንዲያድግ ትልቅ አስተዋጽኦ ያደርግልናል። ስለዚህ ስልጠናዎችን ከዚህ በፊት የተለያዩ ስልጠናዎችን ወስጄ አውቃለሁ። አሁንም ደግሞ የምፈልጋቸውን ስልጠናዎች ከሙያ ጋር የተገናኙ ሊሆኑ ይችላሉ። ደግሞ እዚህ ጠቅላላ እውቀት የሚባለው ጋር በተገናኘ ስልጠናዎችን እየፈለኩ ነው። ነፃ ስልጠናዎች በተለይ መስመር ላይ የሚሰጡ ነፃ ስልጠናዎችን እፈልጋለሁ። እነሱን ስልጠናዎች ካገኘሁ የኢንተርኔት ችግር ስለሌለብን በማንኛውም ሰዓት መስመር ላይ ያሉ ስልጠናዎችን በመውሰድ ራሴን ክህሎቴን ለማሻሻል እሞክራለሁ። እና ስልጠናዎችን መውሰድ በጣም እወዳለሁ። ከዚህ በፊትም ዝግጁ ነኝ አመሰግናለሁ

ማዕድን ትጠቀማለህ ለሚለው ማዕድን የሚለው እንግዲህ የተለያየ ትርጉም መስጠት እንችላለን። ከእነኚህ ትርጉሞች መካከል አብዛኛው ለጌጣጌጥነት የምንጠቀምባቸው ማዕድናት አሉ የወርቅ ማዕድን አለ የብር ማዕድን አለ የብረት ማዕድን አለ የአንዳንዱ ነገር ማዕድን ሊሆን ይችላል። እና ማዕድናትን እኔም እጠቀማለሁ ለምሳሌ የብር ሀብል ለጌጣጌጥነት እንደ ሀብል እጠቀምበታለሁ እጄ ላይ ወርቅ ስላለ የወርቅ ሀብል የጋብቻ ሀብል የወርቅ ቀለበት ሜጋ ብቻ ቀለበት የምንለው ማለት ነው እሱን እጠቀማለሁ። ሌሎችንም ማዕድናት ቤት ውስጥ ለማብሰያነት የምንጠቀምባቸው ብረት ድስቶች ጭልፋዎች ማንኪያዎች ስኒዎች የተለያዩ ነገሮችን ከማዕድን ነው የሚሰሩት። ከማዕድን በተለያየ መልክ ቫልዩ ተጨምሮባቸው ዋጋ ተሰጥቷቸው ማለት ነው። ለህብረተሰቡ በሚመች መልኩ ይዘጋጁና ይሸጣሉ። እኛ ደግሞ ለምንፈልገው አገልግሎት ለጌጣ ጌጥነት ሊሆን ይችላል ቤት ውስጥ ምግብ ለማብሰል ሊሆን ይችላል። ስለዚህ እኔም ማዕድናትን እጠቀማለሁ አመሰግናለሁ።

ይሄ ፀሀይ ስትጠልቅ መመልከት ትወዳለህ ወይ? ለሚለው አዎ በተለይ ፀሀይ በምትጠልቅበትና ፀሀይ በምትወጣበት ጊዜ ያለው ድባብ በጣም ደስ ይላል። አዲስ ተስፋ የሚሰጥ ይመስላል። ደግሞ። በተለይ ሀይቅ አከባቢ ውሃ አከባቢ የውሃ ዳርቻዎች አከባቢ የምሆን ከሆነ ከውሃ ጋር ያለው ከሀይቁ ጋር የለው ነፀብራቅ ተፈጥሮአዊ ውበቱን ይጨምረዋል። እና ፀሀይ ስትጠልቅ ማየት በጣም ያስደስተኛል ፀሀይ ስትወጣ ማየትም በተመሳሳይ በጣም ያስደስተኛል። ከሌሎች ሰዎች ጋር ቁጭ ብሎ ፀሀይ ስትጠልቅ መመልከት ተፈጥሮአዊ ውበት አለው። ተፈጥሮአዊ ተመስጦ አለው እንመሰጣለን እንወዳለን። እና ሀይቆች ላይ በሚያርፍበት ሰዓት በተለይ ፀሀይ ስትገባ ያለው ቢጫ የሚመስለው ብርሃን ባህሩ ላይ በሚያርፍበት ሰዓት። የሚያንፀባርቀው የተለየ ውበት ይሰጣል የተለየ ተፈጥሮአዊ ውበት አለው። እና እሱን ውበት ማየት አእምሮን ያድሳል። ጥሩ ስሜት እንዲሰማን ተስፋ አዲስ ተስፋ እንዲመጣ ያደርጋል። በተለይ ደግሞ ተመሳሳይ ጊዜ በምትጣበት ሰዓትም እንደዛው። አዲስ ተስፋ ቀናችን ብሩህ የሚሆን ይመስለናል። እና የፀሀይ ስትጠልቅ መመልከት እወዳለሁ። አመሰግናለሁ

ደሞዝ በየትኛው ቀን ታገኛለህ የሚለው? ደሞዝ እንግዲህ ቋሚ ቀን የለውም አንድ ቋሚ ቀን የለውም። በተለይ ከሃያ እስከ ከሃያ አንድ ጀምሮ እስከ ሃያ ሰባት ድረስ ባለው በኢትዮጵያ አቆጣጠር ማለት ነው። ከሃያ አንድ እስከ ሃያ ሰባት ባለው ደሞዝ ብዙ ጊዜ ይገባል። ግን በዋናነት ሃያ አምስት በኢትዮጵያ አቆጣጠር በሃያ አምስት በአቨሬጅ በተደጋጋሚ በአማካኝ በተደጋጋሚ ብዙ ጊዜ የሚገባ ደሞዝ በሃያ አምስት ነው ማለት ነው። ከዛ ውጪ ብዙም ከፍም ዝቅም ብልም እንኳ በአማካኝ ግን በሃያ አምስት ነው የሚገባው ማለት ነው። አንዳንዴ ከሃያ በፊትም ገብቶ ያውቃል። ለምሳሌ አንድ ጊዜ በኢትዮጵያ አስራ ስምንት ገብቶ በሚቀጥለው ወር ደግሞ በሃያ ሰባት የመጣበት ጊዜ አስታውሳለሁ። እሱ ደግሞ በጣም አስቸጋሪ ነው። ምክንያቱም አንዴ በአስራ ስምንት መጥቶ በሃያ ሰባት መጣ ማለት። በአስራ ስምንት ደሞዝ ከገባ በኋላ። የሚቀረን ወር በጣም ከፍተኛ ነው ከአስራ ስምንት እስከ አስራ ስምንት አንድ ወር ይሆናል። ከዛ ከሃያ ሰባት ደግሞ አንድ ወሩን ደሞዝ ማለት ነው። እና በተቻለ መጠን በአንድ ቀን ቋሚ የሆነ ቀን ቢኖረው መልካም ነው። ስለዚህ ደሞዝ ብዙ ጊዜ በሃያ አምስት ይገባል አመሰግናለሁ